አዎ ኢሜል እጠቀማለሁ፤ ጎግል ፕሌይ ስቶር ለመክፈት፣ ይህንን ራሱ ትሬን ለማድረግ ይሄንን ኤአይ ላይ ትሬን ለማድረግ፣ ቴሌግራም ለመጠቀም፣ የተለያዩ ክሮም ብሮዘሮች ላይ አፕሊኬሽንን ዳውንሎድ ለማድረግ፣ እነዚህን ሁሉ ስራዎችን ለማቀላጠፍ፤ እና የተለያዩ ካምፓኒዎች ላይ ለመመዝገብ ኢሜል እጠቀማለሁ።

ጠዋት በስራ ጠዋት በጠዋት ከተነሳው በኋላ መጀመሪያ ጥርሴን ብሩሽ አደርጋለሁ። ከዛ በኋላ የተወሰነ ስፖርት እሰራለሁ። ስፖርት ከሰራሁ በኋላ ገላዬን በመታጠብ ቁርስ እበላለሁ። ቁርስ ከበላሁ በኋላ። ወደ ዋናው ስራዬ እሄድና የስራ መስኮቴን እከፍታለሁ። ከዛ በኋላ ስራዬን እቀጥላለሁ ማለት ነው

አዎ ገንዘብ እቆጥባለሁ በየቀኑ ሚያስፈልገኝን ነገር መዝግቤ እይዛለሁ ለቁርስ ለምሳ ለእራት። ከዛ ደግሞ ለካርድ ሚያስፈልገኝን ነገር መዝገቤ ከያዝኩ በኋላ ለዚሁ ወጪ ብቻ አደርጋለሁ። ከዚህ በተጨማሪ የሚመጣልኝን የባንክ ብር። በሌላ አካውንት በማድረግ ገንዘቤን እቆጥባለሁ

አዎ ልብሶቼ በስርዓት የተቀመጡ ናቸው በየቀኑ የምለብሳቸውን ልብሶች። ቆሻሻ ማስቀመጫ ውስጥ አስቀምጣለሁ ሌሎችን አዲስ ልብሶች ደግሞ በሰርዓት አጣጥፌ ሻንጣ ውስጥ አስቀምጣለሁ። ከዛ የተረፉን ልብሶች ደግሞ በየቀኑ የምለብሳቸውን እያጠብኩ በስርዓት አጣጥፌ አስቀምጣለሁ

ምግብን ለሌሎች ማካፈል በጣም ነው የምወደው በተለይ ለምስኪኖች ወይም ደግሞ ብዙ ስራ ለሌላቸውና ለተቸገሩ ሰዎች ምግቤን አካፍዬ ነው የምበላው ተካፍዬ ነው የምበላው። በተለይ ደግሞ ለትልልቅ ሰዎች ለሽማግሌዎች ለአዛውንቶች ለነዚህ ሰዎች። ምግቤን አካፍዬ ነው የምላው ብቻዬን መብላት በጥራሽ አልወድም ስለዚህ ምግቤን ማካፈል አወዳለሁ

ደብዳቤ መጽሐፍ ብዙም አልወድም ምክንያቱም በአሁኑ ዘመን ደብዳቤ መጽሐፍ አያስፈልግም። በተለያዩ መተግበሪያዎች መጠቀም ይቻላል እና ኢሞ ቴሌግራም ዋትሳፕ ቫይበር ባሉ ነገሮች ከገርል ፍሬንዴ ጋር እጸጸፋለሁ። ስለዚህ ድብዳቤ መጻፍ እኔ ብዙ አልወድም። ከገርል ፍሬንዴ ጋር በኢሞ እናወራለን

ሹራብ መስፋት አልችልም ሹራብ በተለያዩ ዘዴዎች ይሰፋል በባህላዊ ዘዴ መርፌ በሚባል ነገር ሲሰፋ በዘመናዊ ደግሞ ሲንጀር በመግዛት ይሰፋል እነዚህን ሁለቱንም እኔ አልችልም ስለዚህ ሹራቤ በሚቀደድብኝ ሰዓት ሰፊ ጋር ይዞ በመሄድ ነው የማሠራው። ስለዚህ እኔ ሹራብ መስፋት አልችልም

አዎ የመንገዴን ስም አውቃለሁ ትንሽ ከተማ ላይ የሚሄድ ከሆነ በታችኛው መንገድ በላይኛው መንገድ በሚል እሄዳለሁ። ነገር ግን ወደ ትልቅ ትልልቅ ከተሞች የሚሄድ ከሆነ ደግሞ ከደሴ ወደ ኮምቦልቻ ከኮምቦልቻ ወደ ሀርቦ ከሀርቦ ወደ ኬሚሴ ከኬሚሴ ወደ አዲስ አበባ እያልኩ መንገዶቼን አውቃለሁ። የመንገዶቼን ስም ጠንቅቄ በስርዓት ነው የማውቀው

እኔ የምወደው መጠጥ ወተት ነው ወተት በጣም ነው የምወደው። በቀን አንድ ጊዜ ካልጠጣሁ መዋል አልችልም፣ ነገር ግን አልፎ አልፎ ደግሞ እርጎም እጠቀማለሁ። በሳምንት ሁለት ቀን ወይም በሳምንት ሶስት ቀን እርጎም እጠቀማለሁ። ከዛ በመቀጠል ውሃ ነው ውሃ ያው ዴይሊ እጠጣለሁ ነገር ግን ውሃ መጠጥ ላይ ብዙ አይደለሁም። የውሃ መጠጥ በቀን ሶስት ብርጭቆ ብቻ ነው የምጠጣው

ፍየል አዎ አይቼ አውቃለሁ ፍየል እንደውም እኔ አለኝ እስከ አስር ፍየል እና አስራ አራት ፍየል ድረስ አረብለው በአመት። ከዛም ደግሞ አንድ ፍየል እስከ ሶስት ሺህ ብር እስከ አራት ሺህ ብር ሺ እሸጣለሁ። አሁን ላይ ግን በጣም ስለተወደዱልኝ ከአሥራ ሁለት ሺህ ብር እስከ አስራ ስምንት ሺህ ብር እሸጣለሁኝ። ስለዚህ እኔ ፍየል በደንብ ነው የማውቀው እቤቴም ከሃያ በላይ ፍይሎች አሁን ይገኛሉ

ሁሉንም ወቅቶች እወዳቸዋለሁ ነገር ግን ቀን ላይ ይመችኛል ቀን ከአምስት ሰዓት እስከ ስምንት ሰዓት አስር ሰዓት አካባቢ ድረስ ይመቸኛል። ምክንያቱም ያለሁበት ቦታ ቀዝቃዛ ቦታ ስለሆነ ጠዋት ላይና ጠዋት ከአንድ ሰዓት እስከ ሁለት ሰዓት አካባቢ እና ማታ ደግሞ ከአሥራ ሁለት ሰዓት እስከ ምሽት አካባቢ ድረስ ያለው በጣም ይቀዘቅዛል። ስለዚህ እኔ የምወደው ወቅት ቀን ከሰባት ሰዓት እስከ አስር ሰዓት ያለውን ነው

ከስራ ሰዓት በኋላ ብዙ ጊዜ አልሰራም ነገር ግን ስራው አስገዳጅ የሚሆንና ብር የሚኖረው ከሆነ ከስራ ሰዓት በኋላ እሰራለሁ። ካልሆነ ከስራ ሰዓት በኋላ ብዙ ጊዜ መዝናናት ነው የሚመቸኝ ወይም ደግሞ አንዳንድ ሀይቆች ጋር እየሄዱ የተለያዩ ጨዋታዎችን መጫወት ነው የሚመቸኝ ከዛ ባለፈ ደግሞ ከስራ ሰዓት በኋላ ስፖርት መስራት ነው የሚመቸኝ። እንጂ ከስራ ሰዓት በኋላ አልሰራም

አዎ ዶሮ አለኝ እኔ ዶሮን ለእንቁላል ስለምጠቀም ብዙ ዶሮዎች አሉኝ ከአስር እስከ ሃያ ዶሮዎች እጠቀማለሁኝ። ምክንያቱም እኔ የጧት ቁርስ ላይ ብዙ ጊዜ የዶሮ እንቁላል ተሰርቶ መብላት እወዳለሁ። ስለዚህ ዶሮዎችን በጣም የማረበው ወንዶችን ደግሞ ካረባው በኋላ ከአንድ ሺህ አምስት መቶ እስከ ሁለት ሺህ ሶስት መቶ ድረስ እሸጣለሁ። ስለዚህ እኔ ዶሮ አለኝ

በእስልምና እኔ ሙስሊም ነኝ። በእስልምና ሃይማኖት ሶስት በዓሎች አሉ ከእነዚህ በዓል መካከል የኢድ አል ፈጥርን በዓል በጣም ነው የምወደው። በኢድ አል ፈጥር በዓል በግ ይታረዳል ዶሮ አርዳለሁ። ከዛ በበለጠ ደግሞ ቤተሰቦቼ ከክፍለ ሀገር ስለሚመጡ የኢዳ አል ፈጥረን በዓል በጣም አወደዋለሁ። በርግጥ ሶስቱንም በዓላቶች በጣም ነው የምወዳቸው

የትውልድ ከተማዬ ሰኞ ገበያ ትባላለች ሰኞ ገበያ በኢትዮጵያ ካሉ ትንንሽ ከተሞች አንዷ ናት። ኢትዮጵያ ውስጥ ካሉ እና በአማራ ክልል ካሉ ትንንሽ ከተሞች አንዷ ስትሆን በደሴ ዙሪያ አካባቢ ትገኛለች። ከተማዋም ከደሴ ሰባ ኪሎ ሜትር ያክል እርቀት ላይ ትገኛለች። እሷም በአቀስታ ወረዳ ውስጥ ትገኛለች

እኔ ብዙ ጊዜ ፀሀይን እመርጣለሁ ነገር ግን ደግሞ በጣም ከጠረረ ወይም ደግሞ ፀሀዩ በጣም ከበረታ ጥላን እመርጣለሁ። ብዙ ጊዜ ግን ከጠዋት በተለይ ጠዋት አካባቢ ላይ እና ከማታ ከአስር ሰዓት አካባቢ ላይ ፀሀይን እመርጣለሁ። ነገር ግን ጥላንም በጣም ፀሀይ ሲበረታብኝ ጥላን እመርጣለሁ ስለዚህ እኔ ብዙ ጊዜ ፀሀይን እመርጣለሁ

እኔ መልእክትን ለመላላክ የተለያዩ መተግበሪያዎችን እጠቀማለሁ። ኢሞ ቴሌግራም ዋትሳፕ ቫይበር ታንጎ ብዙዎቹን እጠቀማለሁ ብዙ ጊዜ ግን የምጠቀመው ነው። ቴሌግራም በቴሌግራም የተለያዩ መልእክቶችን እላላካለሁ። ከሴት ጓደኛዬም ጋር መልእክቶችን አወራለሁ። ስለዚህ እኔ ብዙ ጊዜ ቴሌግራምን እጠቀማለሁ

አዎ ግጭቶችን ማስተካከል እችላለሁ እኔ ሲጀመር መምህር ነኝ ስለዚህ ተማሪዎች ብዙ ጊዜ ይጋጫሉ እነሱን አስታርቃለሁ። ከዛም ሁለተኛ እንዳይጋጩ ወይም ደግሞ ሁለተኛ እንዳይጣሉ አደርጋለሁ። ስለዚህ እኔ ግጭቶችን በማስተካከል በጣም የተካህንኩኝ ግጭቶችን ማስተካከል ለኔ በጣም ምንም የማያስቸግረኝ ስራ ነው

እኔ የምወዳት ከተማ አዲስ አበባ ነው ሁለተኛ አዳማ ከተማ በጣም ትመቸኛለች አዳማ ከተማ ትንሽ ሞቅ ስለምትችል በተለይ በበጋው አካባቢ ጥቅምት ህዳር አካባቢ ቀዝቃዛ ስለሆነ አዲስ አበባ አዳማ ከተማ በጣም ትመቸኛለች ካልሆነ ደግሞ አዲስ አበባ ከተማ በጣም ነው የምትመቸኝ። በሌሎች ወራቶች አዲስ አበባ ከተማ በጣም ትመቸኛለች

ትንኞች እኔ ባለውበት አካባቢ የሉም ምክንያቱም እኔ የምኖረው በቀዝቃዛ ቦታ ነው ትንኞች ደግሞ ቀዝቃዛ ቦታ አይመቻቸውም። ትንኞች የሚኖሩት በቆላማ አካባቢ ነው። ቆላማ አካባቢ የረጋው ሀብ አለበት አካባቢ ትንኞች ይኖራሉ። በዛም አካባቢ ያሉ ሰዎች በቀላሉ በወባ በሽታ ተጠቂዎች ናቸው። ስለዚህ እኔ የበላሁበት አካባቢ ትንኞች የሉም

የስራ እድገት እኔ እየፈለኩ ነው ሲጀመር የምሰራውን ስራ አሁን አልወደውም ምክንያቱም ክፍያው በጣም ትንሽ ነው ስለዚህ ከፍተኛ ገንዘብ የሚከፈልበትን ስራ እየፈለኩ ነው። አሁን ከቀጣይ አመት በኋላ የስራ እድል የተለያዩ የስራ እድሎች እየወጡ ስለሆኑ እነዛ የስራ እድሎች ላይ እየተሳተፍኩ እገኛለሁ ስለዚህ በቀጣይ የስራ እድገት እየፈለኩ